አዎንታዊ አስተያየት ተቀብዬቃለሁ አውቃለሁ ተቀብዬ ማሻሽለውን አሻሽላለሁ። እበረታበታለሁ ሰው አወንታዊም አሉታዊም አስተያየት ካልተቀበለ የመለወጥ እድሉ በጣም ትንሽ ነው። ምክንያቱም ሰው ምክር ካልሰማ ይሄን አሻሽል በዚህ ይቀጥልበት የሚሉትን ካልሰማ ሁሉም ሁሌም ራሱን አዳማጭ ነው እና ሁሌም ራሱን የሚያዳምጥ ሰው ደግሞ ሌላ ሰው ማዳመጥ አይችልም። ሰነፍ ነው የሚሆነው። ከዚህ የተነሳ ሰው ራሱን ከማዳመጥ ከፍሎ ሌላ ሰዎችን ማዳመጥ አለበት ብዬ አስባለሁኝ። በተለይ በተለይ መለወጥ የሚሹ ሰዎች ማድረግ ካለባቸው ነገሮች አንዱና የመጀመሪያው የሰዎችን ምክር መስማት ነው። ብዙ ጊዜ ተግሳጥና ቁጣ የሚጠሉ ሰዎች አሉ። አሉታዊ እንትን አስተያየት የሚጠሉ ሰዎች አሉ ሁሌም አዎንታዊ መቀበል የሚፈልጉ ሰዎች እና እነዚህ ሰዎች በጣም እየተሳሳቱ ሰዎች ናቸው። አዎንታዊም አዎንታዊም አስተያየት መቀበል ግዴታ ነው አዎንታዊውን ተቀብሎ መበርታት አዎንታዊውን ተቀብሎ ማሻሻል አለበት ብዬ አምናለሁኝ።